በመስኮት ጎን መቀመጥ እወዳለሁ ምክንያቱም በአብዛኛው በመኪናም ይሁን ቤት ውስጥ ስቀመጥ መስኮት ዳር መቀመጥ ደስ ይለኛል ያም ንጹህ አየር ወደ ውስጥ እንዲገባ ስለሚያደርግ እኔም ንጹህ አየር ዘና ስለሚያደርገኝ። በመስኮት ጎን መቀመጥ ደስ ይለኛል።

መብራት ሲቆረጥ በአካባቢ ያሉ ሰዎች ወደ መብራቱ እንዳይጠጉ አደርጋለሁ። ከዛ ውጭ በአካባቢያችን ላለ የመብራት ሀይል ሰራተኛ። ደውዬ እናገራለሁ የተለያዩ ጥንቃቄዎችን በአካባቢው እንዲደረጉ ማህበረሰቡን አስተባብራለሁ። ከዛ ቀጥሎ መብራቱ እንዲቀጠል አደርጋለሁ